የይለፍ ቃልህን ትጠብቃለህ? አዎ የለፍ ቃሌን እጠብቃለሁ። የሞባይሌም እንደዚሁም ደግሞ የተለያዩ የይለፍ ቃላቶች አሉኝ ኮምፒውተር ደግሞ ከሞባይል ውስጥ የተለያዩ አካውንቶች ወይም ደግሞ የተቀማጭ የሆኑ የተለያዩ ሰዎችን የማንቀሳቀስበት ማለት ነው እነዚህም ደግሞ ለራሴ ሴፍቲ ወይንም ደግሞ ለራሴ ጥንቃቄ ለማድረግ ነው ብዙ ጊዜ እነዚህን ነገሮች የምጠቀመው። ከዛ አንፃር የለፍ ቃሌን በሚስጢርና በአግባቡ ነው የማስቀምጠው። ማንም የማይገኘውና ማንም ሊደርስበት የማይችል የይለፍ ቃል ነው የምጠቀመው ከዚህ አንፃር የይለፍ ቃል በምጠቀምበት ጊዜ የተለያዩ ችግሮች ሊመጡ ይችላሉ የይለፍ ቃል መርሳት ምን ምን ሊመጡ ይችላሉ ያ ግን እንዳይሆን ማስታወስ በምችልበት ወይንም ደግሞ ማስታወስ አለብኝ ብዬ በማስበው ነገር ነው አንድ ነገር የይለፍ ቃሌን እንትን የምለው ከዛ አንፃር የይለፍ ቃሌ ማንም እንዳያገኘው ከእኔ ውጪ ማንም እንዳያውቀው ለማድረግ እሞክራለሁ ምንያቱም ያው በሌላ ሰው እጅ ከገባ የይለፍ ቃሌ የተለያዩ የሚያስቀምጥኳቸው የራሴ የሆኑ ዶክመንቶች ወይንም ደግሞ የግል ሚስጥራቶቼ ወደ ሌላኛው ሰው ተላልፎ ሊሰጡ ይችላሉ። ያ ደግሞ አደጋ ሊያመጣ ይችላል በህይወትም ቀውስ ሊያመጣ ስለሚችል በጣም ጥንቃቄ በተመላበት አይነት መልኩ ነው እነዚህን ነገሮች የማስቀምጠው። እና ከዚህ አንፃር የይለፍ ቃሌን ሳስቀምጥ ጥንቃቄ በተመላበት ቦታ ቦታ እና ጥንቃቄ በተመላበት ሁኔታ ነው ለዚህም እንደ ምሳሌ ያን አንድ የይለፍ ቃል ሳስቀምጥ ያንን የይለፍ ቃል እኔ በምፈልግበት ቦታ ወይንም ደግሞ ላስታውሰው በምችልበት ቦታ ላይ ነው የማስቀምጠው። ወይንም ደግሞ እንትን የምለው ማለት ነው ከዛ አንፃር አሁን የይለፍ ቃላቶች ብዙ ጊዜ አንዳንድ ሰው ብዙ ጊዜ የይለፍ ቃላችን ጠፋብን እንዴት እናድርግ ምናምን ብሎ እኔ ግን ይለፍቃል ከዚህ በፊት አንድ አንድ ጊዜ አንድ ሁለቴ ይጠፍተውብኛል። ያም ደግሞ የኢሜልን እንጂ ሌላ አይደለም ግን ይጠፉብኝ እስከምን ድረስ የሉም ምክንያቱም እንደተናገርኩት እነዚህን የይለፍ ቃላቶች በሙሉ የማስቀምጠው ይሄንን ደግሞ የምትጠቀመው እንዴት ነው? እንዳይጠፋ ወይንም ደግሞ መዝገቤ ላይ አስቀምጣለሁ ወይንም ደግሞ የምፈልገው ቦታ ላይ ለእንትን ማስታወሻ አስቀምጬ በዛ ማስታወሻ መሰረት የይለፍ ቃላቶቼን በቀላሉ ማግኘት እችላለሁ ማለት። እና ከዛ አንፃር እኒህ እኒህ ነገሮችን እጠቀማቸዋለሁ። እና ይሄ ደግሞ ሞር የተሻለ ነው ብዬ አስባለሁ እንደነ ከዛ አንፃር ሁል ጊዜ እነዚህን የለፍት ቀናቶቼን እየተጠቀምኩኝ እንትን እላለሁ ማለት ነው። ነገሮችን አስተካክላለሁ ማለት ነው ከዚህ አንፃር ነው እንግዲህ ነገሮችን የምናየው። የይለፍ ቃላቶች ሲቀመጥ ወይንም ደግሞ የለፍ ቃላቶች አንድ ቦታ ላይ ከተቀመጡ በኋላ እነዛን የለብ ቃላቶች ስንጠቀም በጥንቃቄ መሆን አለበት ማንም ሰው ሊያገኛቸው የማይችሉ መሆን መቻል አለባቸው ማለት ነው። በተለይ አሁን ለምሳሌ የምንወዳቸው እኛ ክርስቲያን ከሆነ አንድ ሰው የሚወዱ የሚወደውን ቀን ወይም በሞባይል ቁጥሩ ሊሆን ይችላል ወይንም ደግሞ በሚወደው ቀን የሚወደው ቀን ማለት አሁን ለምሳሌ ዛሬ አንድ ነው ወይ ሁለት ነው ወይ ደግሞ ሶስቱ የአራት ነው ቀኑም እንደዚህ ከሆነ በዛ ላይ ተመርኩዞ ያንን የሚያስታውሰውን ቀን ወይ ጫማ ቁጥሩን ሊሆን ይችላል ወይ ስልክ ቁጥሩን ሊሆን ይችላል ወይ ደግሞ የቤተሰብ ቁጥሩን ሊሆን ይችላል ወይ ደግሞ የሚወደውን ቤተሰብ ስም ሊሆን ይችላል እንደዚህ እንደዚህ አይነት ነገሮችን ይጠቀማል እኔም ከእነዚህ ውስጥ በአንዱ ነው የምጠቀመው ማለት ነው። የይለፍ ቃሌ ማንም እንዳያገኘው አድርጌ ወይም ደግሞ ሚስጢራዊ አድርጌ ነው የማስቀምጠው እና ከዛ አንፃር ነው የምጠቀመው ብዙ ጊዜ እና እኔ ጋር ያለው በብዛት ይሄ ነው። የይለፍ ቃላቶችን ማስቀመጥ የሚጠቅመው ምንድነው? እሱ አንደኛው ሚስጥራችን እንዳይባክን ያደርግብና ያደርግልናል ሚስጥሬን በአክባቡ እንትን እንዲይዘውና ሚስጥሬን በአክባቡ ይዤ እንድኖር ይረዳኛል። እንደዚሁም ደግሞ ማለት ሴቭ ምንድነው እሱ ነፃ የሆነ ህሊናና አይምሮ እንዲኖረን ሊያደርገን ይችላል። የይለፍ ቃልን በአግባቡ መጠቀም እና የተለያዩ እንትኖች እንዳይጠፋብን ያደርጋል የያሽናቸው የተለያዩ ፋይሎች ወይንም ደግሞ ዶግመንቶች እንዳይጠፉ ይሆናል እና ከዛ አንፃር ነው አሁን እነዚህን ነገሮች የምናስቀምጠው ወይም ደግሞ የምንመለከተው ማለት ነው። የይለፍ ቃል

ሰዎችን የማስተዋውቀው ሰዎች የሚተዋወቁበትን ሁኔታና ቦታ ነው የሚወስነው። ሰዎችን ሳስተዋውቃቸው ሰዎች እነማን ናቸው። የኋላ ጀርባ ታሪካቸው ምን ይመስላል የሚለውን ነገር። በደንብ ካወቅኩኝ እና በደንብ አድርጌ ከተረዳሁ በኋላ ለዛን ሰዎች በመግለጽ ወይም ደግሞ ግልጽ አድርጌ ለሰዎች በማቅረብ እከሌ እንዲህ እንዲህ እንዲህ አይነት ሰው ነው እንዲህ አይነት ፀባይ አለው እንዲህ አይነት ስራ ይሰራል። እንዲህ አይነት ኑሮ ይኖራል እያልኩኝ የሰዎችን የፀባይን ፀባያቸውን ማንነታቸውን በእንደዚህ አይነት መልኩ እገልፃቸዋለሁ ማለት ነው። እና በተለይ ደግሞ ሰዎችን ለሰው ማስተዋወቅ ላይ በደንብ ትኩረት የማደርገው ምን ላይ ነው? አስድሜ ስለሰዎቹ ማንነት ታሪክ ወይንም ደግሞ የጀርባ ህይወት ኑሮ ማየትና ማጥናት ይሆናል ማለት ነው። እነዛ ከጀርባቸው ያሉ ሰዎች ወይንም ደግሞ የጀርባ ታሪካቸው ምን ይመስላል ብዬ ሳጠና። የትውልድ ስፍራቸው ምን ይመስላል? የት ነው ያደጉት? ምን እየሰሩ ነው ያደጉት? ያደጉበትም ማህበረሰብ ምን አይነት ማህበረሰብ ነው? ምን አይነት ተጽዕኖ በመፍጠር የሚችል ማህበረሰብ ውስጥ ነው ያደገው? ከዛ አንፃር ያንን የዛን ሰው ፀባዩንም ባህሪውን ወይንም ደግሞ የአስተዳደግ ሁኔታውን በቀላሉ መገመት እችላለሁ ማለት ነው። ያደገበትን አካባቢ ያደገበትን ሁኔታ ያደገበትን ማህበራት ሳቅና ስረዳ ከዛ በኋላ ለዛን ሰዎች። ነኬም መምተን መነሻቸው ከምን እንደሆነ እና አወላለዳቸው እንዴት እንደሆነ። እንደዚህ አይነት መልኩ እረዳለሁ ማለት ነው። እና ሰዎችን እንዴት እንደማስተዋውቅ በዚህ አይነት ሁኔታ ስገልጽ ሌላኛው ደግሞ ሰዎች ያ ሰው ካደገ በኋላ ምን አይነት ትምህርት ነው የተማረው? በትምህርቱ ላይ ያለው አቅም ምን አይነት ነው ምን አይነት አቅም አለው ምን አይነት አቅም ነው ያዳበረው? በዛ ላይ በተጨማሪ ደግሞ ከሰዎች ጋር ያለው ግንኙነት አሁን ለምሳሌ በትምህርት ቤትም ሊሆን ይችላል በስራም ቦታ ሊሆን ይችላል በቤት ውስጥም ሊሆን ይችላል በሰፈር ውስጥ በአካባቢው ወይንም በማህበረሰብ ውስጥ ምን አይነት ግንኙነት ነው ከሰው ጋራ ያለው? ጥሩ ተገቢ የሆነ ሰው ነው ወይስ አይደለም? የሚለውን ነገር በደንብ ማወቅና መረዳት መቻል አለብኝ ማለት ነው። መጀመሪያ ከዛ አንፃር አሁን እኔ ስለአንድ ሰው ለመውራት ስነሳ ይሄንን ማንነቱን ማወቅ መቻል አለብኝ ማለት ነው። ምክንያቱም አሁን እነዚህ ነገሮች በጣም ወሳኝ ጉዳዮች ስለሆኑ ነው እነዚህን ነገሮች ሰው አንድን ሰው ለማስታወቅ ስነሳ ማወቅ ያለብኝን ነው ወይንም ደግሞ ማወቅ ያለብን ነገር ለትኩረት ማድረግ ያለብን ማለት ነው። እና እኔም ደግሞ ትኩረት የማደርገው እንደነዚህ አይነት ጉዳዮች ላይ ነው። ከዛም ደግሞ በተጨማሪ አለባበስ የህይወት ፍልስፍናው ምክንያቱም ይሄ የአለባበስ ስታይሉ በሰዎች ፊት ያለውን ግርማ ሞገስ ወይንም ደግሞ በሰዎች ፊት ያለውንም ማንነቱ ላይ ተጽዕኖ ስለሚያመጣ ደግሞ ያኗኗሩ ፍልስፍና ይሄ ያኗኗር ፍልስፍና የሚባለው ምንድነው? እሱ አንድ ሰው በምን አይነት አኗኗር ነው የሚኖረው ብሎ በራሱ ላይ የሚያመጣቸው የፍልስፍና አይነቶች ማለት ነው። አሁን ለምሳሌ ነፃ ሆኜ መኖር መቻል አለብኝ። ከማንም ሳያውቅ አራግቦ በሆዴ መኖር መቻል አለብኝ። አንዳንድ ሰው ደግሞ ማንም እንዲደርስብኝ አልፈልግም እኔ እንዲደርስብኝ አልፈልግም እኔም ደግሞ በሰው ላይ መድረስ አልፈልግም ብሎ ራሱን ከማህበረሰቡ ከሰዎች አግልሎ ራሱን ጠብቆ መኖር መኖር የሚፈልግ ሰው አለ እና እንደዚህ አይነት ሰውም ስላለ። የህይወት ወይንም ደግሞ የኑሮ ፍልስፍና አሁን ራሱ ሜን አይነት ፍልስፍና እንደሚከተል? ማወቅ እና መረዳት ምክንያቱም አሁን ሳስተዋውቀው ይሄ ሰው ከሰው ጋር የሚግባባ ከሰው ለሰው ፀባዩ ለሰው የሚመች ብዬ ለመናገር እነዚህ አይነት ነገሮች ግዴታ ስለሚያስፈልጉኝ ማለት ነው። እና ካዛ አንፃር ሰዎችን ሳስተዋውቅ እነዚህን አይነት ነገሮችን የኋላ ጀርባውንም አጠናለሁ። ከዛም ደግሞ ስቀጥል ለምን እንደመጣ? አሁን ከዛ ሰው ጋራ ከማስተዋውቀው ሰው ጋራ። ለምን መተዋወቅ እንደሚፈልግ? ምንድነው የሚታወቅበት መንገድ እንዴት ነው የሚታወቀውስ? ታውቆስ ምንድነው ሊያገኝ የሚችለው? ከተዋወቀ በኋላ ከዛ ሰው ምን ጥቅም አለው የሚለውን ነገርን። ከዛ በኋላ ለምሳሌ ለስራ ሊመጣ ይችላል። ይሄ ሰው እከሌ ይባላል። እንደዚህ አይነት ፀባይ አለው በእንደዚህ አይነት መልኩ ነው ያደገው በትምህርቱም እንደዚህ አይነት አቅም አለው። የኑሮ ፈልስፍናውም እንደዚህ ነው። ስለዚህ አሁን ይሄ ሰው በድርጅታችን ወይንም ደግሞ በአካባቢያችን ላይ ቢኖር እሱ እኮ እጅግ በጣም ውጤታማ ያደርገን የሚችል ድርጅታችንን ከፍ ሊያደርግልን የሚችል ማህበረሰባችንን ሊቀይርልን የሚችል ሰው ነው ብዬ በእንደዚህ አይነት መልኩ ልገልፀው እችላለሁ ማለት ነው። ሰውን ለማስተዋወቅ ስነሳ እንደዚህ አይነት መንገዶችን እቀጥላለሁ ብዬ አስባለሁ እና ከዛ አንፃር እነዚህ አይነት ነገሮችን ነው ብዙ ጊዜ የምከተለው ብዬ ነው የማስበው።

የድሮ ፎቶዎቼን በአልበም እይዛቸዋለሁ፤ እነዚህ ፎቶዎቼ የራሴን ማስታወሻ እስከሆኑ ድረስ አልበም ውስጥ አስቀምጣቸዋለሁ፤ አንዳንድ ጊዜ ደግሞ የኪስ ዋሌት ውስጥ ነው የማስቀምጣቸው። የድሮ የቆዩ ፎቶዎች አሉኝ እነዚህ ደግሞ ያው ከኋላ የነበረኝን ትዝታዬን ወይም ደግሞ የነበረኝን ሁኔታዎች የሚያስታውሱኝ ነገሮች ስለሆኑ፤ በጣም ደስ የሚያሰኝ ነገሮች ናቸውና አዎ ይዛለሁ ፎቶዎቼን

አዎ እኔ በተለይ ጠዋት ስለምነሳ ፀሀይ ስትወጣ አያታለሁ ስትወጣ ደግሞ ደማቅ ወርቃማ ከለር የያዘች ሆና ነው የምትወጣው እጅግ በጣም ደስ ታስተኛለች። ጠዋት ላይ ፀሀይ ስትወጣ ያው ማንም ሰው ነው? በጠዋት ፀሀይ የማይደሰት እና የማይረካ ሰው የለም። እና ይቺ የጠዋት ፀሀይ ደግሞ ሰዎች ሁሉ ደስተኛ እንዲሆኑ የምታደርግ ነኝ

ላፕትፑ እንደ ተቋም አለኝ ተቋም ውስጥ በምሰራበት በምማርበት ቦታ ላይ። ላፕቶፕ አለ እኔ የግልም አለኝ የራሴ የሆነ ላፕቶፕም አለኝ። እነዛን ላፕቶፕሽ እጠቀማቸዋለሁ ብዙ ጊዜ ኢንተርኔት እጠቀምበታለሁ መጽሐፍትን ለማንበብ እጠቀምበታለሁ። እነዚህ እነዚህን ነገሮች እያደረኩት

አዎ እዚህ የምሄድ እወዳለሁ። የድሮ የተደረጉ ታሪኮችን ቅርሶችን እንደዚሁም ደግሞ አባቶቻችን ያሳለፉትን ጀብድ ወይን ስራ ወይንም ደግሞ ያለ ሀገር የከፈሉትን ዋጋ። እነሱ አስቀምጠውልን ያለፉትን ታሪኮች በማየት በማንበብ በመመልከት ስለምደሰትበት። አዎ ደሞዜ የሚሄድ በጣም እወዳለሁ

ድንጋይ ለቤት ግንባታ ወይም ደግሞ ለተለያዩ ነገሮች ስፈልግ አዎ ድንጋይ እሰበስባለሁ። ምክንያቱም ያው ድንገይ በጣም የቤትን መሰረት እንዲጠና፣ እንዲጠነክር ስለሚያደርግልኝ እና ደግሞ ለተለያዩ ነገሮች ለግንባታ ለሰለሚ ሰለሚያስፈልገኝ የሚያስፈልገኝ እነዚህን የድንጋይ እንትኖችን እሰበሰባለሁ፤ አዎ፣ ድንጋይ እሰበሰባለሁ። ምናልባት ሽህ ድንጋይ መሸከም አይደለም መሰብሰብ ነው

ፎቶዎቼን በዋሌት የማስቀምጠው፣ በኪስ ቦርሳ ውስጥ የማስቀምጠው ፎቶ አለኝ፣ በአልበም ውስጥ ወይንም ደግሞ የፎቶ መያዣ ማስቀመጫ ውስጥ የማስቀምጠው ፎቶ አለኝ እንደዚሁም ደግሞ በግድግዳ ላይ የሚሰቀር ፎቶ አለኝ። እነዚህ የግድግዳ ፎቶ የሚባለው ለማስታወሻነት ለተነሳሁትም ትምህርቴን ስጨርስ በማጠናቀቅበት ጊዜ ስመረቅ እንኳን ደስ አለክ እያሉ ቤተሰቦቼ ከእኔ ጋር ሆነው የተነሳነው ፎቶ አለ በግድግዳ ላይ የሚሰቀል እነዚህ እነዚህ አሉ

አዎ አትክልት በጣም እወዳለሁ እና እነዚህን የአትክልት ስፍራ ወይንም ደግሞ ስራ ማድረግ እወዳለሁ። አትክልት መንከባከብ አትክልቶችን ውሃ ማጠጣት አትክልትን መትከል እነዚህ ከነሱ ደግሞ የሚገኘው ደስታ አለ። ምክንያቱም ያው አትክልቶች እጅግ ህይወት የሚሰጡ ህይወት የሚዘሩ እና ደስ የሚያሰኙ ነገሮች ስለሆኑ